የቤት እንስሳት አለህ ይላል እንግዲህ የቤት እንስሳት የኔ የለኝም ምክንያቱም እኔ የምኖርበት ቦታ ከተማ ነው። ከተማ ላይ ደግሞ የቤት እንስሳትን ለማርባት በቂ የሆነ ቦታ የለንም ማለት ነው። ስለዚህ በአሁኑ ደረጃ የኔ ቤት እንስሳት የለኝም። ግን በገጠሩ የሀገራችን ክፍል የቤት እንስሳት በጣም በአብዛኛው ይረባሉ ይጠቀማሉ የኔ ቤተሰቦችም እነዚህን የቤት እንሳቶች በተለያዩ አገልግሎቶች ይጠቀማሉ ማለት ነው። የቤት እንስሳት ከሚባሉት ውስጥ ውሻ ዶሮ ጥጃ ላም በሬ በግ ፍየል አህያ በቅሎ የመሳሰሉት እንስሳቶች ይገኛሉ። ስለዚህ እነዚህ እንስሳቶች የተለያዩ አገልግሎቶችን ይሰጣሉ ለሰዎች ለቤተሰቦች ማለት ነው። ከእነዚህ ማዕከል ለምሳሌ ዶሮን ብንወስድ ዶሮ በጣም ብዙ የሆነ ጥቅም አላት። ዶሮ እንቁላል ትሰጣለች ጫጩት ትፈለፍላለች ስለዚህ የዶሮ እንቁላል ለምግብነት ያገለግላል ተሽጦ ገንዘብ በማግኘት የተለያዩ ወጪዎችን ለመሸፈን እንጠቀምበታለን። ለምግበት ለምግብነትም እንጠቀምበታለን ማለት ነው። ስለዚህ የዶሮ እንቁላል በጣም ፕሮቲን የያዘ ስለሆነ ያንን ፕሮቲን ደግሞ የምናገኘው ከዶሮ ነው። ስለዚህ ልጆቻችንን ብዙ ጊዜ ዶሮ እንቁላል ገዝተን ከተማ ሽጠን ወይም ገዝተን እንጠቀማለን ማለት ነው። ስለዚህ ዶሮ አለ የዶሮ ስጋ አለ የዶሮ ስጋ በኢትዮጵያ በጣም የታወቀ የተለመደ እና በጣም ተወዳጅ የሆነ ምግብ ነው። ስለዚህ እናቶቻችን ዶሮ በተለያየ መልኩ ያዘጋጃሉ። የዶሮ ስጋ በጣም በበዓል ወቅት ይዘጋጃል ፋሲካ እንቁጣጣሽ ገና የመሳሰሉት በዓላት በሚኖሩበት ጊዜ ከሌሎች ስጋ እንስሳቶች በተጨማሪ የዶሮ ስጋ ይታረዳል ይጠቀማል ማለት ነው። ስለዚህ የዶሮ ስጋ ቤተሰብ ሰብሰብ ብሎ ምሳ ላይ እራት ላይ ቁርስ መክሰስ ላይ ይጠቀማል ማለት ነው። ከዚህ በተጨማሪ ሌሎች እንስሳቶች አሉ። ለምሳሌ ላም በጣም ወሳኝ የሆነች ለግብርና ስራ የምት የምትጠቅም ከብት በአጠቃላይ ለግብርና ስራ አገልግሎት የሚውል እርሻ ለማረስ እህል ለመውቃት ለመሰብሰብ እንጠቀምባቸዋለን። ስለዚህ ከእነዚህ ውስጥ ላም ደግሞ በጣም ጥጆችንም በመውለድ የወተት ምርት ትሰጣለች ወተት ደግሞ ለሰው ልጅ ጠቃሚ የሆነ ንጥረ ነገሮችን የያዘ ለልጆች ለአዋቂዎች የሚጠቅም ነው። የወተት ተዋጽኦዎች አሉ እርጎ አይብ ቅቤ የመሳሰሉት የወተት ተዋጾዎች አሉ። ስለዚህ እነዚህን የወተት ተዋጾዎች አንድ ቤተሰብ በመጠቀም የተሻለ ገቢ ማግኝት ይችላል ማለት ነው። ሽጦ ገንዘብ ያገኛሉ ከቤታቸው ይጠቀማሉ ማለት ነው። ስለዚህ ላም በጣም ጥሩ ጠቃሚ የሆነች እንስሳ ናት ማለት ነው። ከዚህ በተጨማሪ ላሞ ሌሎች ላሞችን በመውለድ በሬዎችን በመውለድ በሬዎች ደግሞ ለግብርና ስራ አገልግሎት ለእርሻ አገልግሎት በመዋል እህል ለመውቃት በመዋል አገልግሎት ይሰጣሉ ማለት ነው። ስለዚህ እነዚህ እንስሳቶች በጣም ወሳኝ የሆኑ የግብርና ስራ ሌሎች ምርቶችን ጤፍ ዳጉሳ በቆሎ ስንዴ ለማምረት በሬ ላም በተለያየ መንገድ ሁሉም እንደየ ድርሻቸው የተለያየ የስራ ድርሻ አላቸው ስለዚህ እንደየ ድርሻቸው አገልግሎት ይሰጣሉ ማለት ነው። ከዚህ በተጨማሪ ሌሎች እንስሳቶች አሉ። አህያ ለምሳሌ አህያ በጣም ብዙ ጥቅም አላት በግብርናው መስክ በግብርናው የአለማችን ክፍል ምክንያቱም አህያ የጭነት አገልግሎት ትሰጣለች። የግብርና ምርቶች ከመስክ ወይም ደግሞ ከውጭ ከማሳ ነው የሚመረቱት ስለዚህ ያንን ምርት ወደ ቤት ለማጓጓዝ እንጠቀምባታለን። ከቤት ያለውን ምርት ወደ ገበያ ወስዶ ለመሸጥ ከገበያ የተፈጨውን ደግሞ ወይም የተገዛውን ወደ ቤት ለማጓጓዝ የተለያዩ ሸክሞችን በመሸከም ሸክሞች እገዛ ታደርጋለች ማለት ነው። በቅሎን ብናይ ደግሞ አሁንም የጋሪ አገልግሎት ትሰጣለች። ከዛ በተጨማሪ ደግሞ በቅሎ ሰዎች ለመጓጓዣነት ይጠቀሙባታል ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ አባቶቻችን በቅሎ ጭነው ነው የሚሄዱት በበቅሎ ራቅ ያለን ቦታ ተጓጉዞ ምክንያቱም መኪና የማይደርስበት ቦታ ከሆነ በበቅሎ ተጓጉዞ ግልጋሎት ያገኛሉ ማለት ነው። ስለዚህ የቤት እንስሳት በአጠቃላይ እነዚህንና የመሳሰሉትን ጥቅሞች ይሰጣሉ ማለት ነው

አዲስ አመትን እንዴት ታከብራለህ? እንግዲህ ያው አዲስ አመትን የማከብረው ያው እንደማንኛውም ኢትዮጵያዊ የተለያዩ ዝግጅቶችን በማድረግ ነው። ስለዚህ አዲስ አመት ያው ሁሌ መስከረም ነው በእኛ በኢትዮጵያ አቆጣጠር የሚመጣው መስከረም አንድ ሁሌ አዲስ አመት ነው። አሮጌው አርፎ አዲሱ የሚተካበት አዲስ አስተሳሰብ አዲስ እቅድ አዲስ ራዕይ የምንይዝበት ስለሆነ በጣም። በደመቀ ሁኔታ የሚከበር በዓሉ ማለት ነው በአዲስ አመት በዚህ በዚህ አዲስ አመት እንቁጣጣሽ ተብሎ ይጠራል። ስለዚህ እንቁጣጣሽ ላይ የተለያዩ ዝግጅቶች ቤት ላይ ይዘጋጃሉ። የበአል ዝግጅቶች እንደማንኛውም የበአል ጊዜ። ጠላ ባህላዊ የሆነ ጠላ አለ። አረቄ አለ። ሌሎች ምግቦች ይኖራሉ እንደ አቅም እንደ ሁኔታ እንደ የኢኮኖሚው ሁኔታ። ዶሮ ሊኖር ይችላል በግ ሊኖር ይችላል። ወይም ደግሞ ቅርጫ። ሰዎች ጎረቤቶች ዘመድ ሰብሰብ ብሎ። በሬ በመግዛት በጋራ ያንን በሬ ስጋውን በመከፋፈል እና ያንን ስጋ ወደ ቤት በመውሰድ ከልጅ ጋር ከእናት ጋር በአባት ጋር። ሆኖ መጠቀም አለ እና ስለዚህ አዲስ አመት በጣም ደስ የሚል ነው። ስለዚህ ብዙ ጊዜ አዲስ አመትን ማሳልፈው ከቤተሰብ ጋር ነው ስለዚህ ቤተሰብ ደግሞ የራሱ የሆነ አከባበር ባህል አለው። ስለዚህ በአዲስ አመት ሁሌ ጠዋት አስራ አንድ ሰዓት አካባቢ ሊነጋ ሲል ማለት ነው። ያው ልጆች ወደ ወንዝ ሄደው ውሃ ዋና ይዋኛሉ። ውሃ ዋና ዋኝተው ሰውነታቸውን ታጥበው። አዲስ ልብስ ካላቸው የተገዛ አዲስ ልብስ የተዘጋጀ ካላቸው አዲስ ልብስ ይለብሳሉ። ከሌላቸው ደግሞ ያለውን የታጠበ አዲስ ልብስ በደንብ ታጥቦ የተተኮሰ ሊሆን ይችላል። ስለዚህ ንጽህናው የተጠበቀ ልብስ በጧቱ ይለብሳሉ ማለት ነው። ከዛ በኋላ ያው እነሱ ታጥበው ማንኛውም ሰው ይታጠባል በእርግጥ በጧት ሰውነቱም በቃ ያለፈውን ቆሻሻ የማስወገድ ያህል ነው አዲስ አመት ስለሆነ አዲስ ተስፋ ስለሆነ። አስወግዶ በአዲስ ተስፋ በአዲስ መንፈስ የመሄድ ሁኔታ ስለሆነ። ሁሉም ሰው እንደ አመተው ሰውነቱን ታጥቦ ከቤቱ ሊታጠብ ይችላል መሆን ስሉ ሊታተብ ይችላል። ከዛ ልብስ ቀይሮ ከዛ ምግብ ማዘጋጀት። ልጆች ደግሞ በየሰፈሩ እንቁጣጣሽ ይላሉ አበባ በማዘጋጀት የተለያዩ ካርዶችን ጽሁፎችን የአበባ ስዕሎችን በመሳል በየሰፈሩ በመዞር። እንደየሁኔታው ትልልቆች ሰዎች ስጦታ ይሰጧቸዋል ልጆች አባባ ይሰጣሉ ስዕል ይሰጣሉ። ትልልቆቹ ሰዎች ደግሞ እንደ ሁኔታው ብር የሚሰጡ አሉ ዳቦ የሚሰጡ አሉ ምግብ ሚያበሉ አሉ። ስለዚህ በዚህ መልኩ ነው አዲስ አመት የሚከበረው ማለት ነው። ሶ ምግብ ካለ የተገዛ ዶሮ ካለ በግ ካለ በየተራ ከጎረቤት ጋር ከጓደኛ ጋር። ከቅርብ ወዳጅ ዘመድ ጋር በጋራ መጀመሪያ አንዱ ከአንዱ ቤት ይታረዳል። ከአንዱ ቤት ከታረደ በኋላ ያ የታረደው ዶሮ በግ ምንድነው? የሚደረገው ይሰራል። ይበላል ቡና ይፈላል ጠላ ይበጠበጣል። ቡና አረቄ እነዚህ የመሳሰሉት መጠጦች ይዘጋጃሉ ሰው ሰብሰብ ብሎ የተለያዩ ጨዋታዎችን በመጫወት። በመወያየት ለወደፊቱ እቅድ በማቀድ በዓሉን ያሳልፋል ማለት ነው። ስለዚህ እኔ የማሳልፈው በዚህ ነው በዚህ መልኩ ነው ያው ከቤተሰብ ጋር። የተለያዩ የእርድ ክንውኖች አሉ እነዚያን እንስሳት በማረድ ቤተሰብ በስራ በማገዝ የሚሰሩ ስራዎችን በመስራት። ለወደፊቱ ደግሞ ለህይወት ለሚመጣው አዲስ አመት ደግሞ የምሰራቸውን ስራዎች ካሉ። እነዛን በተለየ መልኩ ከመደበኛ ስራ በተጨማሪ ሌሎች ስራዎች ይታቀዳሉ። ስለዚህ እነዛ ስራዎች የሚታቀዱበት ከቤተሰብ ጋር በዚህ አመት በአዲሱ አመት ምን እንስራ? ምን? ስራዎች ይፈጸሙ ብሎ እቅድ የምንይዝበት አመት ስለሆነ አዲስ አመት። በጣም የምወደው ደስ የሚለኝ አመት ነው ማለት ነው ስለዚህ በዚህ አዲስ አመት። ከቤተሰብ ጋር አዲስ በመልበስ ባህላዊ ልብስ በመልበስ። ምግቦችን በማዘጋጀት የተለያዩ ምግቦችን ቤት ያፈራውን የወተት ተዋጽኦ የስጋ የመሳሰሉትን በማዘጋጀት በመወያየት እቅድ በመያዝ። አዲስ አመትን በዚህ መልኩ አሳልፋለሁ ማለት ነው።

በየትኛው ቀን ወደ ገበያ ትሄዳለህ? ይላል እንግዲህ እኔ ገበያ የምሄደው ያው በአሁኑ ሰዓት ብዙ ጊዜ ወደ ገበያ አልሄድም። ምናልባትም ከሄድኩኝ ሳኞ ሀሙስ፣ ቅዳሜ ልሄድ እችላለሁ። ብዙ ጊዜ ግን ቅዳሜ ነው ወደ ገበያ የምሄደው። ምክንያቱም ቅዳሜ የመደበኛ የሆነ የስራ ሰዓት የለኝም እረፍት ነው። ስለዚህ በዛ ሰዓት የተለያዩ የሚገዙ እቃዎች ካሉ፣ ልብሶች ካሉ፣ የቤት ቁሳቁስ ካለ፣ ጤፍ፣ ቦቆሎ ካለ በቅዳሜ ሄጄ እገዛለሁ ማለት ነው። ስለዚህ ያው ገበያ ብዙ ነገሮች የሚገኙበት ስለሆነ ለልጆች ልብስ ጫማ የተለያዩ ለምግብነት የሚያገለግሉ ምግቦች የእርሻ ውጤቶች እገዛለሁ ማለት ነው። ስለዚህ በአብዛኛው በአሁኑ ሰዓት ቅዳሜ እሄዳለሁ። ከዚህ በፊት ግን እኔ ተወልጄ ባደኩበት አካባቢ ገበያ ቀን ተብሎ በሳምንት የተለዩ አሉ። አብዛኛው ሁሉም ቀን የገበያ ቀን ነው። ግን በተለይ ደግሞ ሁሉም ሁሉንም ነገር በአንድ ጊዜ በአንድ ቦታ የምናገኝበት ቀኖች አሉ። እነዛ ቀኖች ሰኞ፣ ሀሙስ እና ቅዳሜ ናቸው። እነዚህ ቀኖች በተለይ ሰኞ እና ሀሙስ የምንፈልገውን ገበሬውም ነጋዴውም የመንግስት ሰራተኛውም ወደ ገበያ ሄዶ የሚፈልገውን ነገር የሚሸጥበት የሚገዛበት የሚለዋወጥበት ቀን ነው ማለት ነው። እና እኔም በዛ በተወልጄ ባደኩበት አካባቢ በእነዚህ ቀኖች በአብዛኛው የስራ ቀን ካልሆነ በተለየ የግብርና ስራ የማይሰራባቸው ቀኖች በዕላት የሚባል አሉ። የወር በዓሎች የተለያዩ ሃይማኖታዊ በዓሎች አሉ። እነሱ ባዕሎች ሰኞ እና ሀሙስ የሚሆኑ ከሆነ ብዙ ጊዜ ወደ ገበያ እሄዳለሁ። ምክንያቱም ቤት ላይ የተለያዩ የቤት እንስሳት አሉ የሚሸጡ እህል አለ ወይም ደግሞ እናቴን ተከትዬ የተለያዩ የሚገዙ እቃዎችን መሸከም ወደ ገበያ የሚሄዱ ነገሮችንም በሸክም ለማገዝ ወደ ገበያ እሄዳለሁ ማለት ነው። ስለዚህ ሰኞ እና ሀሙስ ዶሮ ካለኝ ዶሮ ሸጬ ሌላ የሚያስፈልገኝን ነገር ደብተር እገዛለሁ ስክሪፕቶ እገዛለሁ ልብስ ከሌለኝ እገዛለሁ ጫማ ከሌለኝ እገዛለሁ ወይም ደግሞ ለቤት የሚያስፈልጉ ግዛ ተብዬ የተላኳቸው ነገሮች ካሉ እነዛን ነገሮች በመግዛት ወደ ቤት እመለሳለሁ ማለት ነው። ወይም ደግሞ ለወደፊቱ የሚሸጥ ለመሸጥ የታቀደ እንስሳ ካለ ወይም ጤፍ የሚሸጥ ከሆነ ቦቆሎ የሚሸጥ ከሆነ የገበያውን ሁኔታ ለማጥናት ወደ ገበያ እንወጣለን። ምክንያቱም ወደ ገበያ የምንሸጠውን ነገር ይዘን ከመሄዳችን በፊት ስንት ያወጣል የሚለውን ያዋጣናል ወይስ አያዋጣንም አሁን ገበያው ጥሩ ነው ወይስ አይደለም የሚለውን ለማጥናት ብዙ ጊዜ ወደ ገበያ ይክዳል። ስለዚህ በእነዚህ ቀናቶች ሄዶ የማጣራት ስራ የመሸጥ የመለወጥ ስራዎች ይከናወናሉ ማለት ነው። ከዚህ በተጨማሪም ስራ ባይኖርም አንድአንዴ ዝም ብሎ ወደ ገበያ ይኬዳል። ለመዝናናት፣ መረጃ ለመሰብሰብ፣ ከጓደኛ ጋር ለመገናኘት ምክንያቱም አብዛኛው የኢትዮጵያ ክፍል ገጠር ነው። እኛም ተወልደን ያደግነው በገጠሩ የሀገራችን ክፍል ነው። ስለዚህ እዛ አካባቢ ብዙ ጊዜ ከብት ማንጠብቅ ከሆነ ከብት የሚጠበቀው በተራ ነው በቄሎ ይባላል። ስለዚህ የሆነ ሰው ሲጠብቅ የኛ እረፍት ከሆነ ወደ ገበያ ሄደን መረጃ እንሰበስባለን ማለት ነው። ስለዚህ አጋጣሚው ከተገኘም የመሸጥ የመለወጥ ወይም የንግድ እንቅስቃሴ የማካሄድ ለምሳሌ ዶሮ መንገድ ላይ ገዝቶ ገበያ የመሸጥ ነገር አለና ትርፍ የማግኘት አንድ ብር ሁለት ብር አምስት ብር በዛን ጊዜ ጥሩ ስለነበረ ደብተር ስለሚገዛ ስክሪፕቶ እርሳስ ስለሚገዛ እንደዚህ አይነት ስራዎችን የመስራት ከዛ ውጪ ግን ከጓደኛ ጋር ሻይ ቡና ለማለት ለመወያየት አንድአንድ ሀሳቦችን ለመቀያየር ለመለዋወጥ ወደ ገበያ ይኬዳል ማለት ነው። ስለዚህ ሰዎች ብዙ ጊዜ ወደ ገበያ ይሄዳሉ። ወደ ገበያ የሚሄዱት ግን ያው ለመሸጥ ለመለወጥ ብቻ አይደለም የተለያዩ መረጃዎችን ለመሰብሰብ የሚገዙ ነገሮች አሉ። በጤና የሚያስፈልጉ መድሃኒት ሊሆን ይችላል ለግብርና ስራ የሚያስፈልጉ ማጭድ የእርሻ መሳሪያዎች ሊሆን ይችላሉ እነሱን ለመግዛት ብዙ ጊዜ የሰኞ፣ ሀሙስ፣ የቅዳሜ ወደ ገበያ እሄዳለሁ ማለት ነው።

የትኛውን ወቅት ትወዳለህ? ይላል እንግዲህ ያው እኔ በእኛ በኢትዮጵያ የተለያዩ ወቅቶች አሉ። በአመት አራት ወቅቶች አሉ። ክረምት አለ። ክረምት በጣም ዝናብ የሚበዛበት ጭቃ አዝመራዎች የሚያድጉበት ወቅት ነው። ሌላው ጸደይ ይባላል ጸደይ የሚባለው ደግሞ ወደ ግንቦት። ግንቦት መጋቢት ሚያዝያ ግንቦት ጀምሮ የተወሰነ በጋ ከርሞ ወደ ክረምት የምንገባበት ወቅት ነው የጸደይ ይባላል። ሌላው ደግሞ መኸር ወይም ደግሞ መስከረም ጥቅምት ህዳር አካባቢ ያለው ወር አለ ማለት ነው። ስለዚህ በኢትዮጵያ አራት ወቅቶች አሉ ክረምት በጋ ጸደይ መኸር ተብሎ ይከፈላሉ ማለት ነው። ስለዚህ ከእነዚህ ከአራቱ ወቅቶች እኔ በጣም የምወደው ከመስከረም ወር ጀምሮ መስከረም ጥቅምት ህዳር ታህሳስ ድረስ ያለውን ወቅት እኔ በጣም የምወደው ነው። ምክንያቱም በዚህ ወቅት አንደኛ በጣም ዝናብ ሲዘንብ የዋለው ክረምት ጭቃ የነበረው ከቦታ ቦታ መንቀሳቀስ በጣም አስቸጋሪ የነበረው ወቅት አርፎ ወደ በጋው ወደ ፀሀያማው ወቅት የምንሸጋገርበት ምርት የሚደርስበት የሚበስልበት። ለመብሰል የሚዘጋጅበት ወቅት ስለሆነ እነዚህ መስከረም ጥቅምት ህዳር ታህሳስ በጣም የምወደው ወቅት ነው ማለት ነው። ስለዚህ በእነዚህ ወቅቶች። በተለይ በኢትዮጵያ በሀገራችን ምርት የሚደርስበት ለምሳሌ ግብጽ የግብጽ እሸት መስከረም መጨረሻ ጀምሮ ያተር የቦቆሎ እሸቶች የሚደርሱበት እነዚህ እሸት ደግሞ ሁሉ የሰውነታችን በጣም ከፍተኛ የሆነ ግልጋሎት የሚሰጡ። ከዚህ በተጨማሪ ደግሞ በበጋ ወቅት የተመረተው ምርት በክረምት አልቆ ሌላ አዲስ ምርት የሚተካበት ልክ ሰው ሊርበይ ነው እህል አለቀብኝ ብሎ ሲያስብ አዲስ ምርት የሚገኝበት ወቅት ስለሆነ ወቅት በጣም እወደዋለሁ። ከዚህ በተጨማሪም ያው መስከረም በእኛ በኢትዮጵያ አቆጣጠር የአዲስ አመት መለወጫ ነው። ስለዚህ አዲስ አመት የሚቀየርበት አሮጌውን አመት አልፈን አዲሱን አመት አዲስ ተስፋ አዲስ ራዕዬ አዲስ አስተሳሰብ የምንይዝበት ወቅት ስለሆነ። ይሄን ወቅት በጣም ነው የምወደው ምክንያቱም በአዲስ አመት አዲስ ራዕይ ነው የምንይዘው እረፍት አድርገን ልክ ሁለት ወር ክረምት ላይ። ስራዬ መምህርነት ሙያ ነው። ስለዚህ ሀምሌና ነሀሴ ደግሞ የመምህርነት ስራ የለኝም ትርፍ ነው። ስለዚህ በዚህ ወቅት ቤቴ ቁጭ ብዬ ነው የተለያዩ መጽሐፍቶችን የማሳልፈው በማንበብ ማሳለፍ ወይም ደግሞ ልጆችን በመንከባከብ ወይም ቤተሰብ በመጠየቅ የተለያዩ ስራዎችን በመስራት ነው የማሳልፈው። ምክንያቱም መደበኛ የሆነው የመማር ማስተማር ስራ በዚህ ወቅት ስለማይኖር ማለት ነው። ስለዚህ በዚህ ወቅት በጣም ዘና የምልበት ወቅት ነው። ስለዚህ እረፍት አድርጌያለሁ ከእረፍት ካደረኩ በኋላ ደግሞ ልክ በአዲሱ አመት መስከረም አዲስ ስራ አዲስ ስራ አዲስ አስተሳሰብ ይዘን የምንቀጥልበት ወቅት ስለሆነ በዚህ ወቅት በጣም ደስ ይለኛል ማለት ነው። ምክንያቱም በአብዛኛው በኢትዮጵያ ያው የምግብ እጥረት አለ ስለዚህ ይህን የምግብ እጥረት አዲስ እህል የሚተካበት ነው። ድንች ቦቆሎ የመሳሰሉትን ምግቦች ለሰው ልጅ ለምግብነት የምንጠቀምባቸው መግቦች የሚደርሱበት። በጣም ዝናቡ የሚቆምበት ወደ በጋው የምንሸጋገርበት የአየር ፀባዩ በጣም ውብ የሚሆን ተራራ ሸንተራሩ አረንጓዴ የሚለብስበት የተለያዩ አበባዎች የሚፈነድቁበት አደይ አበባ የሚፈነድኩበት። ከዚህ በተጨማርም ንቦች እነዚህን አበባዎች በመቅሰም ምርት የማር ምርት በስፋት የሚመረትበት ወቅት ስለሆነ በጣም ነው የምወደው ማለት ነው። ምርት የማር ምርት ያው ገበሬ ያመርታል ወይም አምራች ያመርታል እኛ ነን በተመጣጣኝ ዋጋ ከገበሬ ገዝተን ለልጆቻችን ለራሳችን ለምግብነት እንጠቀምበታለን ማለት ነው። ስለዚህ ይህ ሁሉ በረከት የሚገኘው በዚህ ወቅት ነው ማለት ነው። መኸር ተብሎ በሚጠራው ወቅት ነው ማለት ነው። ስለዚህ ይህን ወቅት ያው ቤተሰብንም በብዛት የምናገኝበት የተለያዩ በዓላቶች የሚከበሩበት ስለሆነ በጣም የምወደው ወቅት ደስ የሚለኝ ወቅት ነው ማለት ነው።

የስራ ቦታህ እንዴት ነው? የሚለው እንግዲህ የስራ ቦታዬ ያው የኔ የስራ በመማር ማስተማር ስራ ነው ዩኒቨርሲቲ ውስጥ ነው የምሰራው። ስለዚህ እዚያ ጥሩ የሆነ የስራ ሁኔታ አለ ስራዎች ጥሩ ናቸው። በእቅድ በፕሮግራም ነው የሚካሄደው ስለዚህ የስራ ቦታዬ ጥሩ የሆነ መግባባት ከጓደኞቼ ጋር መግባባ አለ ከተማሪዎች ጋር። በጋራ የመስራት በጋራ የማንበብ የመረዳዳት ተማሪዎችን የመርዳት እኔ የማውቀውን የማሳወቅ እድሉ አለኝ። እንዲሁም በማሳወቅበት ጊዜ በማነበበት ጊዜ በምዘጋጀበት ጊዜ የተለያዩ ከዚህ በፊት ማላውቃቸውን ነገሮች የማወቅ እድሉ አለኝና በጣም በትምህርት ሙያ ላይ መሰማራት። ብዙ ጊዜ ራስን ሁሌ ዝግጁ ለማድረግ ይጠቅማል። ምክንያቱም ሁሌ አዲስ ነገር ለማግኘት ሁሌ አዲስ ነገር ለመስራት ነው የምንተጋውና ሁሌ ከንባብ ወደኋላ አንልም ሁሌ እናነባለን። ስለዚህ በምናነብበት ጊዜ ደግሞ ብዙ የማናውቃቸው አዳዲስ ነገሮችን የማግኘት የመመራመር ስራ እንሰራለን ማለት ነው። ከመማር ማስተማር ስራ በተጨማሪም ሌሎች የማህበረሰብ አገልግሎት የሚባሉ አሉ። እንደገና ምርምር መስራት የተለያዩ ምርምሮችን ዳታዎችን በመሰብሰብ ምርምር እናካሂዳለን። ስለዚህ ምርምር በምናካሂድበት ጊዜም የተለያዩ ሌሎች የሰሯቸውን ጽሁፎች እናነባለን እነሱ ባነበቧቸው በሰሯቸው ስራዎች ተንተርሰን ደግሞ የራሳችን ጽሁፍ እናዘጋጃለን። ለህትመት እናሳትማለን እነዚህን እና የመሳሰሉትን ስራዎች እንዲሁም የማህበረሰብ አገልግሎት የተለያዩ የማህበረሰብ አገልግሎቶች ይሰራሉ። ምክንያቱም ማህበረሰቡ በውስጡ ብዙ የያዛቸው ችግሮች አሉ እነዚያ ችግሮች ቀስ በቀስ መፈታት አለባቸው ሳይንሳዊ በሆነ መንገድ መፍትሄ ማግኘት አለባቸው እና እነዛ ለእነዛ ችግሮች መፍትሄ እንሰጣለን። ችግር በሚያም በሚያጋጥምበት ጊዜ የማማከር ዲዛይን የመስራት በተለይ እኔም ያ ደግሞ በኢንጂነሪንግ ወይ ኢንጂነሪንግ ነው። ስለዚህ በዚህ ሙያ ላይ የተለያዩ ስራዎችንም መንገድ መረጣ የተመረጠውን መንገድ ዳታ መሰብሰብ ዳታ ሰብስበን የተሻለ መንገድ የተለያዩ አማራጮች አሉ። ከነዚህ ከዛ አሉት አማራጮች ዳታችንን ሰብስበን የተሻለውን መንገድ ለህብረተሰቡ የሚጠቅመውን ብዙውን የህብረተሰብ ክፍል ተጠቃሚ የሚያደርገውን መንገድ እንመርጣለን ማለት ነው። ከዛ በኋላ ደግሞ ያንን የሰርቬይንግ ዳታ ተጠቅመን ጂኦሜትሪካል ዲዛይን የሚባል አለ ሄይመንት ዲዛይን የሚባል እዚህ ሁሉ ዲዛይን እያደረግን ለማህበረሰቡ እናስረክባለን። ማህበረሰቡ ሰውም እነዛን ዲዛይን የተደረጉ መንገዶች ለኮንትራክተር በመስጠት ወይም ኮንስትራክሽናቸውን ኮንስትራክቱን በጋራ ወይም በእንትን በመስራት በግሩፕ በግል ወይም በግሩ በጋራ በመስራት ለማህበረሰቡ ተጠቃሚ እንዲሆን የሚደረግበት ሁኔታ አለ። እንዲሁም ድልድይ መን ወንዝ በሚኖርበት ጊዜ ያንን ወንዝ ለማሻገር በክረምት ጊዜ ውሃ ስለሚሞላ የግድ ድልድይ ያስፈልገዋል ስለዚህ ያንን ድልድል የድልድዩን ቦታ በመምረጥ ዲዛይን በማድረግ ድልድዩን በመስራት በማማከር የተለያዩ ማህበረሰብ አገልግሎቶችን እንሰጣለን ማለት ነው። ስለዚህ ይህንን በምንሰራበት ጊዜ ያው ከጓደኞቼ ጋር ጥሩ የሆነ ግንኙነት አለን። ጥሩ መግባባት ተመካክሮ መስራት አንዱ የሚያውቀውን አንዱ እየተረዳዳን የተለያዩ ሶፍትዌሮች አሉ እነዚህን ሶፍትዌሮች በመጠቀም ነው የምንሰራው ስለዚህ ያ ደግሞ የ የቡድን ስራ ያስፈልገዋል ማለት ነው። ስለዚህ ያንን በምንሰራበት ጊዜ በመወያየት አንድ ላይ ቁጭ ብለን ከዚህ በፊት በተሰሩ ስራዎችን በማንበብ በማየት የተለያዩ ችግሮችን በመፍታት ም ህብረተሰቡን እናገለግላለን ማለት ነው። ስለዚህ ህብረተሰቡን ስናገለግል ያው እኛ የምናገኘው ጥቅም ይኖራል እውቀት ይኖራል እርካታ ይኖረናል። ስለዚህ የስራ ቦታዬ በጣም እኔ አሁን ባለው ሁኔታ ወድጄው የምሰራው ስራ ምክንያቱም በመማር ማስተማር ሙያ ውስጥ ብዙ ጊዜ መሳተፍ ያው ሁሌ ራሴን አፕዴት እንዳደርግ ለተሻለ እውቀት ለተሻለ ግንዛቤ እንዳውቅ ያደርገኛል ማለት ነው። ምክንያቱም አንዴ የተያዘ እውቀት ሁሌ አብሮ አይኖርም የመርሳት ነገር ይኖራል። ስለዚህ ያ ደግሞ እንዳይረሳ ሁሌ ማንበብ መጽሐፍትን ማንበብ የተለያዩ ቪዲዮዎችን ማየት ቲቶሪያሎችን ማየት መምህራኖች ጋር መወያየት ነገር አለና በጣም ጥሩ የሆነ የስራ ቦታ ነው። ያለኝ

ልደትህን እንዴት ታከብራለህ? ይላል እንግዲህ ያው እኔ ልደቴን ብዙ ጊዜ አክብሬ አላውቅም። ምናልባትም የማስበው እውል ይሆናል እንጂ ልደቴን በዝግጅት ጎረቤት በመጥራት ጓደኛ በመጥራት በመሳሰሉት ነገሮች እኔ አክብሬ አላውቅም። የማከብረው በአሁኑ ሰዓት የማን ነው የልጆችን ልደት ግን አከብራለሁ ሁለት ልጆች አሉ የነሱን ልደት አከብራለሁ ማለት ነው ስለዚህ የነሱን ልደት የማከብረው ምንድነው ቤት ላይ የተለያዩ ዝግጅቶችን በማድረግ የምግብ፤ ጠላ ካለ የጠላ፤ የተለያዩ ቆሎ አትክልት ፍራፍሬ ነገሮች ሙዝ ብርቱካን የመሳሰሉትን ነገሮች በማዘጋጀት እንዲሁም ኬክ በማዘጋጀት ኬክ ዳቦ ቡና ሻይ እነዚህን ነገሮች በማዘጋጀት ልጆች ጓደኞቻቸውን እንዲጠሩ የጎረቤት ልጆችን የዘመድ ልጆች ካሉ በቅርብ እነሱን እንዲጠሩ ከተደረገ በኋላ ያው ሰዓት ይነገራቸዋል። ለምሳሌ ከቀኑ ሰባት ሰዓት ፕሮግራሙ የሚካሄድ ከሆነ በዛ ሰዓት ልጆች እንዲገኙ ይደረጋል ማለት ነው። ስለዚህ ከተገኙ በኋላ ምንድነው የተገዙ ለልጆች የሚገዙ ነገሮች ይኖራሉ ቀድሞ። ልብስ ይገዛላቸዋል እንደ ሁኔታው ግዳጅ አይደለም ጫማ ይገዛላቸዋል። የተለያዩ ስጦታዎች የተለያዩ መጫወቻዎች ለልጆች በስጦታ መልክ ይሰጣሉ በጎረቤት በዘመድ በጓደኛ በመሳሰሉት ስለዚህ እነዚህ ነገሮች ያው ቀድመው ልደቱ ከመድረሱ በፊት የሚሰሩ ስራዎች ናቸው። ከዛ በኋላ ልክ ሰዓቱ ሰባት ሰዓት ከሆነ በሰባት ሰዓት ልጆች ይሰበሰባሉ። ዳቦ ኬኩ ሙዙ ብርቱካኑ የሚጠጡ ሌሎችም ቡና ይዘጋጃል። ከዛ በኋላ የተለያዩን መዝሙር ይዘመራል የልጆች መዝሙር የልደት መዝሙር ልጆች ይዘምራሉ በዩቲዩብ አዉርደን እነዛ እንዲዘመር ይደረግላቸዋል። ከዛ ሞቅ ካለ በኋላ የፎቶግራፍ ስነ ስርዓት ይካሄዳል። ከተቻለ ፎቶግራፈር ቤት መጥቶ የተለያዩ ፎቶዎችን ከእናት ጋር ከአባት ጋር ከእህት ከወንድም ከጎረቤት ከልጆች ከጓደኞቻቸው ጋር ፎቶዎችን የመነሳት እድሉ ይኖራል ፎቶ ከተነሳ በኋላ ያው ቡናም አለ መብሉ መጠጡ ያው አብሮ የሚሄድ ነገር ነው እዚያ የመጣ ሰው ሁሉ ሁሉም በኩል ይስተናገዳል። ከዛ በኋላ ልክ መዝሙር ዘምረው ልደታቸውን የተለያዩ የሚገዙ ነገሮችን የልደትን ማክበርያ እንትኖች አሉ ርችት ለምሳሌ የተለያዩ ርችቶች አበባዎች ሻማ የማብራት ዳቦ የመቁረስ ኬኬ መቁረስ ስነ ስርዓት ይከዳናል፤ መዝሙር ይዘመራል ከዛ እድሜያቸው ስንት አመት እንደሆነ ተነግሮ ያው ፕሮግራሙ ያልቃል ማለት ነው። ከዛ በኋላ ያው ልጆች ህፃናቶች በስርዓት ቁጭ ብለው መዝሙራቸውን እየዘመሩ ዳቦ ተቆርሶ ዳቦ ይሰጣቸዋል ሻይ ካለ ሻይ ቡና ካለ ቡና ሌሎች መጠጦችም ጠላ እነዚህ ለስላሳ ነገሮች ቀዝቃዛ መጠጦች ካሉ ለልጆች እነሱ ይሰጣሉ ማለት ነው። በስርዓት ቁጭ ብለው እየዘመሩ ይሰጣሉ ኬኩም ይቆረሳል ለእያንዳንዱ አንድ በአንድ ልጁ እንትን ብሎ በስራት ቁጭ ብሎ ይበላል ማለት ነው ትልልቶችም እንበላለን ከዛ በኋላ ያው የስጦታ ፕሮግራም ነው የሚኖረው የስጦታ ፕሮግራም እንግዲህ የተለያዩ ጎረጎቶች የስጦታዎችን ምናልባት ገዝተው ከሆነ ካለነው ከሌለ ያው ያልቃል ማለት ነው። ስጦታ ካለ ግን ልጅ ጎረቤቶች ለልጆች ያመጡትን ስጦታ ልጆችም ሊሆን ይችላሉ ያላቸውን ስጦታ ለልጆች ይሰጣሉ ያስረክባሉ ልብስ የተለያዩ መጫወቻዎች፤ አሻንጉሊቶች፤ ይሰጧቸዋል። በዚያም እየተደሰቱ እንትን ይባላል ከዛ የመጡት ትልልቅ ሰዎች ምግብ ካለ ምናልባት የተዘጋጀ ምግብ ካለ እና የተጠራው ጎረቤት ካለ እነሱ ምን ያደርጋሉ ይሰጣቸዋል ይበላሉ ይጠጣሉ። ልጆች ድጋሚ ይጨፍራሉ ደስ እያላቸው የተለያዩ የልደት ፎቶ መዝሙሮችን እየዘመሩ ጨዋታቸውን ያካሂዳሉ ልክ በዚህ መልኩ ነው በሚካሄደው ማለት ነው ልደት ስለዚህ ልደት በአብዛኛው በአሁኑም ጊዜ ልጆች ያከብራሉ። በእኛ ጊዜ ግን ብዙም ልደት የማክበር ነገር የለም ማለት ነው።

ዳቦ ማብሰል ትችላለህ ይላል? ዳቦ ማብሰል እኔ አልችልም። ብዙ ጊዜ ዳቦ በሀገራችን የሚጋግሩት ሴቶች ናቸው እናቶች እህቶች። በአጠቃላይ ሴቶች ዳቦን መጋገር ይችላሉ ዳቦ በተለያዩ ነገሮች ሊጋገር ይችላል። በውሃ በእንፋሎት በውሃ ፋሎት ሊበስል ይችላል። በኤሌክትሪክ ሊበስል ይችላል። ወይም ደግሞ በእሳት እንጨት በማንደድ ሊበስል ይችላል ማለት ነው። ስለዚህ ቀጥታ ዳቦን ሰዓቱ ላይ በመጨመርም ዳቦን ማብሰል እንችላለን ማለት ነው። ስለዚህ ዳቦ ብዙ ጊዜ በእኛ በሀገራችን በኢትዮጵያ የሴቶች ሙያ ተደርጎ ነው የሚወሰደው። ዳቦ ማብሰል ዳቦ መጋገር ምክንያቱም እኛ ብዙ ጊዜ ወደ ገጠሩ ነው ያደግነው ስለዚህ ገጠር ስናደግ ደግሞ ቤት ውስጥ ያሉ ስራዎችን ሳይሆን እየሰራን ያደግነው። ከቤቱ ውጭ ያሉ ስራዎች ለምሳሌ ከቤቱ ውጭ ከብት ማገድ እንስሳትን ማገድ። በግ መጠበቅ። ፍየል መጠበቅ ጥጃ ከብቶችን በሬዎችን ሳር ባለው ማሰማራት። ወደ እርሻ ቦታ መውሰድ እርሻ ቦታ ላይ በሬ ማጣመድ መፍታት መጠበቅ። አባቶቻችንም ምሳ ስኪበሉ ድረስ እርሻ ማረስ ከውቶችን ውሃ ማጠጣት እና የመሳሰሉት ስራዎች። ብዙ ጊዜ ለወንዶች የተሰጡ ናቸው። ከዚህ ውጪ ግን ዳቦን የሚያበስሉት ያው ሴቶች ደግሞ ቤት ላይ እንጀራ ይጋግራሉ ዳቦ ያበስላሉ። ሌሎች ወጥ ምግብ በአጠቃላይ ለምግብነት የሚያገለግሉ ነገሮችም ይሰራሉ ማለት ነው። ወጥ ይሰራሉ ሽሮዎጥ ስጋወጥ ክክዎጥ። ምስርወጥ። የተለያዩ ጎመን ቅጠላቅጠሎች አትክልቶችን ያዘጋጃሉ የተመጣጠነ ምግብ ቤተሰቦቻቸውን ይመግባሉ ማለት ነው። ስለዚህ ሴት ልጆች ከሆኑ ያው እናቶቻቸውን በስራ ያግዛሉ ውሃ በመቅዳት እሳት በመቆስቆስ። ማገዶ እንጨት በመልቀም በመሰብሰብ እነዚህንና የመሳሰሉትን ስራዎች ይሰራል ወንድ ልጆች ከሆነ ግን ያው ከብት ይጠብቃል። በጎችን ይጠብቃል ፍየሎችን ይጠብቃል። ሌሎች የሚላላኩ ስራዎች ነው ውጪ ላይ ለምሳሌ በግብርና ስራ ላይ እርሻ ማረስ አለ ጉልጓሎ መጎልጎል አለ። እነዚህንና የመሳሰሉትን ስራዎች ይሰራል ማለት ነው። ስለዚህ ዳቦን ሴቶች እናቶቻችን እህቶቻችን ሚስቶች በአጠቃላይ ይጋግሩታል ማለት ነው። ስለዚህ ዳቦ የሚጋገረው ወይም የሚገኘው ከዱቄት ነው። ከተለያዩ ዱቄቶች ለምሳሌ የስንዴ ዱቄት የዳቦ ስንዴ የዳቦ የስንዴ ዳቦ አለ። የጤፍ ዳቦ አለ የቦቆሎ ዳቦ አለ። እነዚህ ሁሉ ዳቦውን ለመስራት ከአጃም ሊሰራ ይችላል ከተለያዩ ነገሮች ዳቦውን የምናዘጋጅበት መንገድ ነው ማለት ነው። ስለዚህ ለምሳሌ ስንዴ ዳቦን በምናይበት ጊዜ ስንዴ ያው ከቤት ከለለ ከገበያ ይሸመታል ወይም ከምርት ቦታ ይመጣና ይበጠራል ተበጥሮ ወደ ወፍጮ ቤት ይሄዳል ማለት ነው። ወፍጮ ቤት ሄዶ ይፈጫል ይደቃል ከዛ ተመልሶ መጥቶ። ቤት ውስጥ በሊጥ መልክ ይቦካል ማለት ነው። ውሃ ተጨምሮበት ይቦካል ሌሎች ቅመማ ቅመሞች ይጨመሩበታል ዳቦን ለማጣፈጥ የምንጠቀምባቸው ነገሮች። ስለዚህ እነሱን ከጨመርነው በኋላ ለተወሰነ ሰዓት ለተወሰነ ደቂቃ ማንኳፈፊያ የሚባል አለ ይጨመርበታል ጣዕም እንዲኖረው ሲበላም ቀለል እንዲል ማለት ነው። ስለዚህ ከተጨመረ በኋላ የተወሰነ ኮፈፍ ይላል። ስለዚህ መጠኑ ሲጨምር ሉክ ያውቁታል ሰአቱን ምጣድ ይግማል ማለት ነው። ምጣድ እንግዲህ ምናልባት በኤሌክትሪክ ሊሆን ይችላል ወይም ደግሞ በእንጨት ሊሆን ይችላል። የሚግመው ስለዚህ ባለን ቁሳቁስ ምጣዱ ይግማል ወይም እንፋሎት ከሆነ ውሃው ይፈላል ማለት ነው። ስለዚህ ከጋሞ ነገር ላይ ያንን ሊጥ ይጨመራል። ለተወሰኑ ደቂቃዎች እንጨት ከነደደበት በኋላ እንጨት ከነደደበት ወይም መብሰሉ ከተረጋገጠ በኋላ። ያዳቦ ይወጣና ለሚፈለገው አካል ይሰጣል። ለልጆች በተለይ ለቁርስ ጠዋት ጠዋት በሻይ መልክ ለልጆች በጣም ጠቃሚ የሆነ ምግብ ነው ማለት ነው

በቤትህ? ምን አይነት የቤት እቃዎች አሉ ይላል እንግዲህ ያው በቤቴ ውስጥ የተለያዩ አይነት እቃዎች አሉ። አንድ ሰው በአንድ ቤት ውስጥ ሲኖር የተለያዩ የመገልገያ እቃዎች ይኖሩታል ምግብ ለማብሰል ሚጠቀምባቸውን ልብስ ለማጠብ ሚጠቀምባቸውን ለማስቀመጥ የሚጠቀምባቸው የተለያዩ እቃዎች ይኖራሉ ማለት ነው። ስለዚህ ከእነዚህ ውስጥ የተወሰኑትን ለመጥቀስ ያለ ለምሳሌ ውሃ ለማጠራቀሚያነት የምንጠቀመው ባልዲ አለ። ለውሃ መያዣነት የተለያዩ ባልዲ የተለያየ ሳይዝ መጠን ያላቸው ከሃያ ሊትር ከአስር ሊትር ጀምሮ እስከ አራት መቶ ሊትር ድረስ መያዝ አቅም ያላቸው የውሃ መያዣ ባልዲዎች ወይም ሮቶ ብለን የምንጠራው አለ። ስለዚህ እነዚህ ውሃን አጠራቅሞ በመያዝ ልክ ውሃ በሳምንት አንዴ ወይ በሁለት ሳምንት አንዴ ነው የሚመጣው ለልጆች ልብስ ማጠቢያ ለምግብ ማብሰያ ያ የኔን የቤተሰብ ለማጠብ ሻወር ለመውሰድ የመሳሰሉትን ቤት ለማጽዳት የመሳሰሉትን ስራዎች ለመስራት የምንጠቀምበትን ውሃ እዛ እናስቀምጣለን ማለት ነው። ስለዚህ የውሃ መያዣ እቃዎች ይኖራሉ ምግብ ለማብሰል የምንጠቀምባቸው የተለያዩ ብረት ድስቶች አሉ። የተለያየ መጠን ያላቸው ብረት ድስቶች አሉ ስለዚህ እነዚህ ብረት ድስቶች ማንኪያዎች ጭልፋዎች አሉ። ስለዚህ እነዚያ ብረት ድስቶች ምግብ ወጥ ከሰራን በኋላ የተለያዩ የወጥ አይነቶችን ከሰራን በኋላ እስከሚበሉ ድረስ ቁጭ አርገን ምንጠቀምበት በምንመገበት ሰዓትም ወጥ የምንጨልፍባቸው የተለያዩ ጭልፋዎች አሉ። ማማሰያ ማንካም ሚባሉት አሉ። ስለዚህ እነዚህ ሁሉ ድስቶች አሉ ለወጥ መስሪያነት የምንጠቀምባቸው ከዛ በተጨማሪ ምግብ ለመጋገር እንጀራ ለመጋገር ዳቦ ለመጋገር የምንጠቀምበት ምጣድ አለ። ከኤሌክትሪክ በኤሌክትሪክ የሚሰራ ዳቦን እና እንጀራን ለመጋገር የምጠቀምበት ምጣድ አለ። ስለዚህ ይሄ ምጣድም አንድ በቤቴ ውስጥ ያለ የቤት መገልገያ እቃ ነው ማለት ነው። ከዚህ ውጪ ፍሪጅ አለ። ፍሪጅ ያው ምግብን ሳይበላሽ ለብዙ ጊዜ የምናስቀምጥበት ነው። ስለዚህ አንዴ የተሰራ ምግብ ለምሳሌ ወጥ ሊሆን ይችላል። ሙቀት ሳያገኘው ቀዝቅዞ ለሁለት ቀን ለሶስት ቀን ለአራት ቀን እስከ ሳምንት ድረስ ልንጠቀምበት እንችላለን ማለት ነው። ስለዚህ ፍሪጅ ያው የተለያዩ አትክልቶችን ለማስቀመጥ እንጠቀምበታለን። እንቁላል ስጋ ነገሮችን ለብዙ ጊዜ ሳይበላሹ ተፈጥሮአዊ ይዘታቸውን እንደያዙ የምናስቀምጥበት ነው ማለት ነው። ስለዚህ ፍሪጅ አንዱና ትልቁ መሰረታዊ የሆነ እቃ ነው የቤት እቃ ማለት ነው። ከዛ ውጪ ለምግብ መመገቢያነት የምንጠቀምባቸው የተለያዩ ሳህኖች አሉ። እንግዳ ሲመጣ እኛ ሰዎች ምንመገባቸውን የተለያየ መጠን ሳይዝ ያላቸው ሳህኖች አሉ ስለዚህ በዚያ ሳህን እንጀራ ተቆርጦ ወጥ ተጨምሮበት ምሳ አራት ቁርስ የምንበላባቸው ሳህኖች አሉ። ከዛ ውጪ የተለያዩ ሳጥኖች አሉ ሳጥን ለልብስ መደርደሪያ የተለያዩ እቃዎችን ምናስቀምጥባቸው ቡፌ አይነት ሳህኖችን ብርጭቆዎችን ለውሃ መጠጫነት የምንጠቀምባቸውን ብርጭቆዎች በብዛት አሉ እነሱን የምናስቀምጥበት ሳህኖች አሉ። እነሱን የምናስቀምጥበት ቡፌ የሚባል አለ ወይም ደግሞ ሳጥን ነው ከእንጨት የሚሰራ ስለዚህ እሱን አንድ በቤት ውስጥ ያለ ነው ከዛ በተጨማሪ ልብስ የምናስቀምጥበት ቁም ሳጥን አለን። ስለዚህ የልጆችን ልብስም የኛን ልብስም አንድ ላይ ጠርቀምቀም አድርገን የምናስቀምጥበት ቁም ሳጥን አለ። ስለዚህ ሌሎችም ብዙ እቃዎች አሉ። ለምሳሌ ሶፋ ሶፋ እና ወንበሮች የተለያዩ ትንንሽ አንዳንድ ሰው የሚያስቀምጡ ወንበሮች ሶፋ ያው እስከ ስምንት ሰው ድረስ መያዝ የምትችል ሶፍ አለች ትንሽ ሳይዝ ናት ስምንት ሰው ዘጠኝ ሰው ትችላለች ስለዚህ እሷ እንግዳ በሚመጣበት ሰዓት እኛ እቤታችን ቁጭ በምንልበት ሰዓት የምንጠቀማት ሶፋ አለችን። ከዛ ውጪ ቴሌቪዥን አለን። ለቴሌቪዥን ያው የተለያዩ መረጃዎችን የምናገኝበት ዜና የተለያዩ መዝናኛዎችን ድራማዎችን ፊልሞችን የምናይበት ቲቢ አንዱና ትልቁ በቤታችን ውስጥ የምንገለገልበት ቁስ ነው ብዬ ነው ምወስደው።

ሌሎችን መርዳት ትወዳለህ? ይላል እንግዲህ ያው ሰዎችን መርዳት በጣም ነው የሚያስደስተኝ። በቻልኩት አቅም በገንዘብ ሊሆን ይችላል በጉልበት ሊሆን ይችላል። ሌላም በማማከር በሀሳብ በማዋጣት ሊሆን ይችላል ሰዎች ተቸግረው ሳይ ማገዝ ብዙ ጊዜ ደስ ይለኛል ማለት ነው፤ በተለየው አቅሙ አልኖር እያለ እንጂ በገንዘብ በኩል ብዙ ሰው ባግዝ ደስ ይለኛል። ግን አሁን ባለው የኑሮ ሁኔታ ያው ሰውን ማገዝ ትንሽ ከበድ ይላል። ምክንያቱም አሁን ልጆች አሉ፤ ቤተሰብ አለ ስለዚህ ቤተሰብ ደግሞ ኑሮ ደግሞ ውድ ነው። ጤፍ አንድ ኩንታል ጤፍ ለመግዛት የተለያዩ የቤት ወጪዎች ዘይት ስኳር። የመሳሰሉትን ነገሮች ለመግዛት ትንሽ ከደሞዝ ጋር የሚጣጣም አይደለም። ከእኔ ተርፎም ሰውን ለመርዳት ትንሽ ከበድ ይላል። ግን ባገኘሁት አጋጣሚ ባገኘሁት እድል ሁሉ ሰዎችን በተለያየ መልኩ ለማገዝ በጣም ነው ደስ የሚለኝ። ቤተሰቦቼን በተለይ አሁን አቅም ቢኖረኝ ቤተሰቦቼን ማገዝ ደስ ይለኛል። በተለይ አሁን ትዳር ወደ ትዳር ከመግባቴ በፊት እህቶችን ወንድሞችን በማስተማር አግዝ ነበር። የትምህርት ቤት ክፍያ በመክፈል የዶርም በመክፈል የተለያዩ ለትምህርት የሚያስፈልጉ ቁሳቁሶችን ደብተር ስክሪቢቶ በመግዛት ከእህትና ወንድሞችም በተጨማሪ የእህቴን ልጆች ሁሉ የምረዳበት አጋጣሚ ነበረ ማለት ነው። አቅም ባለኝ ሰዓት ምክንያቱም በዚያን ሰዓት የተሻለ ለኔ ብቻ ነው ደሞዜም የሆኑ ስለዚህ የተሻለ ገቢም ነበረኝ። ገንዘብም ጥሩ የመግዛት አቅም ነበረው ስለዚህ በዛን ወቅት ሰዎችን አግዝ ነበር። እህቶቼን ወንድሞቼን ቤተሰቦቼን በአጠቃላይ እናት አባት ልብስ አልፎ አልፎ ገዛ ነበር አለብስ ነበር፤ ለእናቴ ለአባቴ ለእህቴ የተወሰነ ብዙ ባይሆንም ለተለያዩ ሰዎች ለአጎቶቼ ባለኝ አቅም ብድርም ቢሆን በመስጠት ሀሳብም በማካፈል የምረዳበት አጋጣሚ አለ ማለት ነው። እና ያው ብዙ ሰዎች አሁን ባይሆንም በፊት ላይ ብዙ ሰዎችን አክስቴን ለምሳሌ ቤት በምትገዛበት ጊዜ ብር ሰጥቼ ያው ብሩ ተመላሽ ቢሆንም እኔ እሰጥሻለሁ ግዢና በኋላ ሰርተሽ ትሰጪኛለሽ ብዬ ያገዝሁበት ሁኔታ አለ። እና እሷም እስካሁን ድረስ ታነሳዋለች ታመሰግናለች። እንዲሁም ሌላው አጎቴ እንደዚሁ ቦታ ተደራጅቶ ለቦታ ካሳ ክፍያ ተጠይቆ እሱንም በወቅቱ ከፍዬለት በኋላ ሲያገኝ ከብዙ ጊዜ በኋላ ሰጥቶኛል ቦታም አግኝቶ እሱም እስካሁን ያመሰግነኛል ማለት ነው። እና ሰዎችን ማገዝ በጣም ደስ የሚል ነገር ነው። በተለይ እኔ በጣም የአእምሮ እርካታ የማገኝበት ከቻልኩ በጉልበት ሁሉ አሁን ገንዘብ ባይኖረኝም በጉልበት ሁሉ የማግዝበት አጋጣሚ አለና ሰዎችን መርዳት ደስ ይለኛል። በአሁኑ ሰዓትም አሁን አንድ ወንድሜ ዩኒቨርሲቲ ገብቶ የሚማር አለ። በቻልሁት አቅም የተሻለ ገንዘብ ትርፍ ገንዘብ ባይኖረኝም ያለችኝን በማካፈል ደብተር ኮፒ አለ በየሰአቱ የሚደረግ ኮፒ ያንን ኮፒ በማድረግ የሻይ ቡና በማለት የተለያዩ ሀሳብ በምክር በመምከር እነዚህን ሁሉ በማድረግ ሰዎችን እረዳለሁ ማለት ነው። ስለዚህ በመርዳት ደረጃ አንድ እህቴም የቤት ኪራይ ያው የመክፈል አቅም አልነበራትም። ስለሚቸግራት ትንሽም ብትሆን በየወሩ የቤት ክራይ የማግዝበት ሁኔታ አለ ምክንያቱም እሷ ልጅ ታሳድጋለች። የወር ደሞዝተኛ ነበረች በሆነ አጋጣሚ ስራዋን ለቃ የተወሰነ ይቸግራታል። እና እሷንም በአሁኑ ደረጃ እግዛለሁ። በቤተሰብም አልፎ አልፎ ችግር የሆነ እርዳታ በሚያስፈልጋቸው ሰዓት አጨዳ በሚኖርበት ሰዓት አንዳንድ ስራዎችን በሚሰሩ ሰዓት እና ብር በሚያስፈልግ እንደሚያስፈልጊያቸው በማውቅበት ሰዓት እና ምናልባትም ካለኝ ለእነሱ የምሰጥበት አይዟችሁ የምልበት አጋጣሚ ያለ ማለት ነው። ስለዚህ ሰዎችን በቻሉት መጠን አግዛለሁ። ከአጎቱ ጭካኔ እነሱን መልሰው ቡድን ለመመለስ ይሞክራሉ። ይሄ ባለን በጉልበት በምን ሳግዛቸው እነሱ ደግሞ መልሰው ባገኙት አጋጣሚ እኔን ለማገዝ በሀሳብም በገንዘብም በምንም በምክርም ያግዙኛል ማለት ነው። ስለዚህ በቻልሁት አጋጣሚ ሰዎችንም መርዳት

ጾም ትጾማለህ? ይላል እንግዲህ ያው ጾም እጾማለሁ ነው መልሴ እ ምክንያቱም እኔ ኦርቶዶክስ እምነት ተከታይ እ ስለሆንኩኝ በኦርቶዶክስ እምነት ደግሞ የተለያዩ ጾሞች አሉ ሰባት ዋና ጾሞች ሚባል አሉ። ወደ ሰባት እ አርብ ሮብ ወይም የድህነት ጾም የሚባል አለ። እ የገና ጾም የሚባል አለ ለልደት ወይም ለገና የሚጾመው ጾም ማለት ነው። እ የነነዌ ጾም አለች ሶስት ቀን የምትጾም ጾም አለች። እ የአቢይ ጾም ወይም ደግሞ የፋሲካ ጾም ተብሎ ይጠራል። እ ስለዚህ ጾም አለ። የሰኔ ጾም ወይም የሐዋርያት ጾም ተብሎ ሰኔ አካባቢ የሚጾም ጾም አለ። እ የፍልሰታ ነሀሴ ላይ የምትጾም እ ጾም አለች ማለት ነው። እ ሌላው የገሃድ ጾም ተብሎ የሚጠራ እ የጋድ ጾም የምንለው እ ጥምቀት እና እ የገና ላይ የሚጾሙ ጾሞች ናቸው። ስለዚህ የጥምቀትና የገና ጾም አይጾምም ለምሳሌ ሮብ ቢሆን ገና ወይም ጥምቀት ሮብ ቢሆን ሮብ አይጾምም የሚጾመው መቼ ነው? አንድ ቀን ቀደም ብሎ ማክሰኞ ይጾማል ማለት ነው። ስለዚህ ይሄ እ የገሃድ ጾም እ ይባላል ማለት ነው። ስለዚህ ሰዎች ይሄን ቀን እ ሁል ጊዜ ሰኞም ሆነ ማክሰኞ እ ገና ሰኞም ሚውል ከሆነ እሁድ ይጾማል ማክሰኞ የሚሆን ከሆነ ሰኞ ይጾማል ሁሌ ማለት ነው። ስለዚህ ይሄ እ የገሃድ ጾም ተብሎ ይጠራል። ምክንያቱም የገና እና የጥምቀት እ ይበላ ስለሚበላ ማለት ነው። የኦርቶዶክስ እምነት ተከታዮች እ መጽሐፍ ቅዱስን መሰረት አድርገው የሚጾሙት ጾም ነው። ስለዚህ እኔም እንደ ኦርቶዶክስ እምነት ተከታይነቴ እ እነዚህን ሰባት አቢይ የሚባሉ ጾሞች አሉ እ እነዚህን ጾሞች እ ጾማለሁ ማለት ነው። ከዚህ በተጨማሪ የጽጌ ጾም የሚባል አለ የጽጌ ወድ ጥቅምት አካባቢ የሚጾም ጾም ነው። እሱ የፍላጎት ጾም ስለሆነ የሚጾም አለ የማይጾም አለ የፈለገ ሰው ይጾማል የፈለገ ሰው እ አይጾምም ማለት ነው። ስለዚህ እ እነዚህ ሰባቱ አጿማት ግን እ የአንድ ኦርቶዶክስ እምነት እ ተከታይ ለሰባት አመት ከሞላው እ እነዚህን ጾሞች የመጾም ግዴታ አለበት ማለት ነው። እ ማንኛውም ሰባት አመት የሞላው ህፃን እ ወጣት ሽማግሌ እ መነኩሴ እ እነዚህን ጾሞች የመጾም ግዴታ አለበት ማለት ነው። ስለዚህ እኔም እ እሮብ ሮብ ሁሌ በየቀኑ በሳምንት ሰባት ቀናት አሉ ከሰባቱ ቀናት እ ሁለቱ አርብና አሮብ ናቸው። ስለዚህ ከሰባቱ እ ሁለቱን እጾማለሁ ማለት ነው። አርብና ሮብ ሁሌ እ ከምግብ ከስጋ እ ከእንቁላል ከወተት ተዋጽኦ ነገሮች እከለከላለሁ እ በቻልኩት አቅምም ከምግብም ለተወሰነ ሰዓት እስከ ስድስት ሰዓት እስከ ሰባት ሰዓት እ የቻለ ሰው እስከ ዘጠኝ እስከ አስራ አንድ ሰዓት ይጾማል ማለት ነው። በሁሌ አርብና ሮብ ማለት ነው። የገና ጾም የሚባለውም ከ እ ሃያ ዘጠኝ ነው የሚከበር የገና የልደት ጾም ማለት ነው። እ የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ነው። ምክንያት በማድረግ የሚወለድበትን ቀን ምክንያት በማድረግ የሚጾም ጾም ነው። ስለዚህ እ ይህንን ጾም እኔም እንደማንኛውም የኦርቶዶክስ እምነት ተከታይ እጾማለሁ ማለት ነው። የነነዌ ሰዎች ጾም የምትባል አለች ሶስት ቀን ነው የምትጾመው። ይቺ ጾምም እ ጌታችን መድኃኒታችን ኢየሱስ ክርስቶስ እ ምድርን ሊያጠፋ በዛተበት ወይም ደግሞ ይሄንን ወይ ሰዎችን ሊያጠፋ በዛተበት ሰዓት እ ሁሉም ሰው ትንሹም ትልቁም ህፃኑም አዋቂውም ሽማግሌውም እንስሳትም ጭምር ለሶስት ቀን ከምግብና ከውሃ ታቅበው እ ከሞት የዳኑበት ቀን ስለሆነ እ የነዚህን ሶስት ቀኖች እ እጾማለሁ ማለት ነው። እ ያቢይ ጾም ወይም ደግሞ የፋሲካ ጾም ተብሎ የሚጠራው እ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት እ መከራ ለሰው ልጅ ሲል ወደ ምድር መጥቶ እ የተለያዩ መከራዎችን ያየበት እ ጾም ስለሆነ ይህንንም ጾም ወደ ሃምሳ ስድስት ቀን ነው የሚፈጀው። ስለዚህ ይህንንም ጾም እንደማንኛውም የኦርቶዶክስ እምነት ተከታይ እጾማለሁ ማለት ነው። ሌላው ፍልሰታ ምትባል ጾም አለች። ነሀሴ አንድ እስከ እ አስራ አምስት እስከ አስራ ስድስት የምትጾም ናት። ይቺን ጾምም እ እጾማለው ማለት ነው። ስለዚህ ይቺ ደግሞ እመቤታችን ቅድስት ድንግል ማርያም ያረገችበትን እ ቀን

የወተት ተዋጽኦ ትወዳለህ ይላል? እንግዲህ የወተት ተዋጽኦ በጣም ነው የምወደው። ወተት በጣም እኛ አካባቢ በጣም በብዛት ባይሆንም ያው ለቤተሰብ የሚሆን ይመረታል ላሞች አሉ ስለዚህ እነዛ ላሞች ለቤተሰብ በጣም ይሰጣሉ ማለት ነው። ስለዚህ የወተት ተዋጽበው የሚባሉት እንግዲህ አይብ አለ እርጓ አለ ቂቤያ አለ አሬራ አለ አጓት የሚባል አለ ማለት ነው። ስለዚህ እነዚህ የወተት ተዋጽኦ ነው የሚባሉት የራሳችሁ የሆነ ጥቅም አላቸው። ብዙ ሰዎች አንዳንዶችን ይወዷቸዋል አንዳንዶችን አይወዷቸውም ከእነዚህ ከወጣት ጠዋት ውስጥ ማለት ነው። እኔ ግን ሁሉንም በሚባል ደረጃ ወተት እና የወተት ተዋጾዎችን በጣም ነው የምወደው በጣም እጠቀማለሁ ማለት ነው። ስለዚህ አይብ ለምሳሌ የሚገኘው እንዴት ነው? ካልነ ወተት ይታለባል ከላሚቱ ይመጣል ይታለባል ያ ወተት በሆነ አሰቃ በንስራ ሊሆን ይችላል በተለያዩ በጀሪካ በፕላስቲክ ነገሮች ሊሆን ይችላል። ይቀመጥ እና ለተወሰኑ ቀናቶች እየተሰበሰበ ልክ ጠዋት እና ማታ የሚታለበው ወተት እዛ ጋር እየተሰበሰበ ልክ እርጎ ይሆናል። ማት ማለት ይረጋል። እርጎ ይሆናል ማት ነው ስለዚህ ይሄ እርጎ ለመብልነት ከተጠቀምነው በጣም ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን የያዘ ነው። ቅቤውንም ባይቡንም ሁሉንም ነገር አጠቃሎ የያዘ ስለሆነ በወቅቱ መጠቀም በጣም ለሰውነታችን ትልቅ ትልቅ ከጠሜታ ይኖረዋል ትልቅ ጠቀሜታ አለው ብዬ ነው የምወስደው። ስለዚህ ለጤናም ለምንም ጥሩ ነው። እርጎን መጠቀም ስለዚህ ይህንን እርጎ የረጋ ወተት በርጎ ለመብልነት መጠቀም እንችላለን። ካልተጠቀምነው ምንድነው የሚሆነው? ይገፋል ይናጣል ይገፋል ያተገፍቶ ቅቤ ይወጣዋል ማለት ነው። ስለዚህ ቅቤ ደግሞ ከዚህ ከረጋው ወተት የሚገኝ በጣም ለሰውነታችን አሁንም ለተለያዩ ጥቅሞች የሚሰጥ ነው። የወተት ውጤት ነው ለስለዚህ ቂቤ እናቶች አባቶች ፀጉራቸውን ይቀባሉ ሰውነታቸውን ይቀቡታል ከዛ በተጨማሪ ለምግብነት ከተለያዩ ንጥረ ነገሮች ቅመሞች ጋር በመቀላቀል በመቀላቀል ለምግብነት እንጠቀመዋለን ማለት ነው። ስለዚህ ይሄንን ቅቤ እኔም እንደማንኛውም ኢትዮጵያዊ በወጥ በምግብ መልክ እጠቀመዋለሁ በጣም ጠቃሚ የሆነ ነገር ነው ማለት ነው። ወተት ቅቤ ማለት ነው። ከዛ ቅቤው ከወጣ በኋላ ያው እናቶች እንግዲህ ወደ ገበያ ወስደው በመሸጥ የተለያዩ ነገሮችን የቤት እቃዎችን ይገዙበታል ወጫቸውን ይሸፍኑበታል የገቢ ምንጭ ያደርጉታል። ማነው? ይሄን በመሸጥ የተረፈውንም ከጌት በመመገብ ለጤናቸው ተስማሚ የሆነ ነገር ያገኙበታል ማለት ነው። ከዛ የወጥ ቅቤው ከወጣ በኋላ ቀሪው አሬራ ይባላል። ይሄ አሬራ አንዳንዴ ዝም ብሎ የሚጠጣበት አጋጣሚ አለ። አንዳንድ ሰዎች ይጠጣሉ እኔም ይሄንን አሬራ ከሚጠጡ ሰዎች አንዱ ነኝ። የተወሰነ በርበሬ ጣል ተደርጎበት ሲጠጣ በጣም ለሰውነት ምቹ ነው ይጠቅማል። ከዛ ውጪ ግን በማድጋ ተደርጎ ውሃ ላይ እሳት ላይ ይጣድ እና ይሞቃል ማለት ነው። ከሞቀ በኋላ አይብ እና አጓት ይሰጣል ማለት ነው። ስለዚህ ያየም ደግሞ በጣም ጣፋጭ የሆነ ቀለል ያለ ለሰው ልጅ በጣም ጠቃሚ የሆኑ ንጥረነገሮችን የያዘ ብዙ ሰውም የሚወደው የምግብ አይነት ነው። አይብ ማለት ነው ስለዚህ ይሄንን አይብ ሰዎች ይጠቀሙታል እኔም በጣም እጠቀማለሁ ማለት ነው። እንዲሁ ባለፈው ወደ ቤተሰቤ ሄጄ በጣም አየብ አምሮኛል ስላቸው ማዘር አጋጣሚ አላዘጋጀችም ነበር። ከአያቶች የጥቶ አይብ ተጠቅሜያለሁ። እና እንደዚሁም የወተት ተዋጾዎችን በጣም ነው የምትጠቀመው ማለት ነው።

እጅ መጨባበጥ ትወዳለህ? ይላል እንግዲህ ያው እጅ መጨባበጥ ብዙ ጊዜ በእኛ በሀገራችን ባህል የተለመደ ነው። እኔም እንደማንኛውም ኢትዮጵያዊ በእጅ መጨባበጥ እና ሰላምታ መቀያየር እወዳለው። ነገር ግን አሁን አሁን የተለያዩ በሽታዎች እየመጡ። በእጅ መጨባበጥ በንክኪ የሚተላለፉ ስለሆነ እነሱን ለመከላከል ሲባል ያው እየቀረ ያለበት ሁኔታ ነው ያለው። ስለዚህ በእጅ በእጅ በምንጨባበት ጊዜ የተለያዩ ኮረና ጉንፋን እና የመሳሰሉት በንክኪ በቫይረስ በባክቴሪያ የሚተላለፉ በሽታዎች ከአንድ ሰው ወደ ሌላ ሰው ይተላለፋሉ። እና ይህንን ለማስቀረት ያው በእጅ የመጨባበጥ ብዙ ጊዜ እየቀረ ያለበት ሁኔታ ነው ያለ። ስለዚህ ባህላችን ግን እጅ መጨባበጥ ያው የአንድ የሰላምታ የልውውጥ ሂደት ነው። ሁለት ሰዎች ተለያይተው አድረው ወይ ውለው ወይ ሰንብተው በሚገናኙበት ጊዜ። እጅ ይጨባበጣሉ እንደውም ጉንጭ ለጉንጭ የሚሳሳሙበት ሁኔታ ለማለት ነው። ስለዚህ እጅ ከተጨባበጡ ይኸው ሰላምታ ተለዋወጡ። እንዴት ሰነበትክ እንዴት ከረምክ እንዴት ነው አዳሩ ውሎው የሄድክበት ሁኔታ። ቀናህ ወይ የሚሉ ጥያቄዎችን ደህንነቱን የእግዚአብሔርን ሰላምታ የሚጠያየቁበት ስለሆነ በእጅ መጨባበጥ ብዙ ጊዜ የተለመደ ነው። እኔም እንደማንኛውም ሰው ከጓደኞቼ ጋር ጠዋት በምገናኝበት ጊዜ በእጅ ተጨባብጠን ሰላም ነው እንዴት ነው ቆይታ እንባባላለን። እንዲሁም ምናልባት በተወሰነ ጊዜም ተለያይተን የተቀየረ ስራ ስንሰራ ቆይተን የየራሳችን ስራ ስንሰራ ቆይተን በምንገናኝበት ጊዜ እጅ እንጨባበጣለን ሰላም እንባባላለን ማለት ነው። ግን አሁን አሁን ያው የኮረና በሽታ ብዙ ሰዎችን ህይወት የብዙ ሰዎችን ህይወት የቀጠፈ ስለሆነ። የበሽታም ሆነ የራሱ የሆነ መድሃኒትም ሆነ ክትባት የሌለው ስለሆነ። የግድ ከዚህ በሽታ ለመከላከል ምን እናደርጋለን? በእጅ መጨባበጥ አሁን አቁመናል ማለት ነው። ምክንያቱም በኮረና በአለም አቀፍ ደረጃ ብዙ የብዙ ሰው ህይወት ቀጥፏል። ብዙ ሰው ያለ እናት ያለ አባት ቀርቷል። ያለ ልጅ ቀርቷል። ስለዚህ ይሄንን በሽታ ደግሞ ክትባት የለውም። ወይም መድሃኒት የለውም። ስለዚህ ይሄንን ለመከላከል ምንድነው? አንደኛው መከላከያ ዘዴው እጅ አለመጨባበጥ ንጽህናን መጠበቅ እጅን በሳሙና መታጠብ። ማስክ መጠቀም ሁሌ ምክንያቱም ማስክ በትንፋሽ የመተላለፍ አቅም ስላለው ማለት ነው። ርቀትን መጠበቅ የመሳሰሉቱ የመሳሰሉትን ተግባራቶች። በማከናወን ይህንን በሽታ መከላከል እንችላለን ማለት ነው። ከዚህም በተጨማሪ ጉንፋን ነው አሁን በኢትዮጵያ በጣም በከፍተኛ ደረጃ ሰዎችን እያጠቃ ያለ እያዳከመ ያለ ለሞት ባይሰጥም። ሰውነትን እያዳከመ ያለ እንጥሽታ ነው ጉንፋን የተለያየ አይነት ጉንፋን አይነቶች አሉ። የተለያየ አይነት የህመም ደረጃ አላቸው ስለዚህ። ይህንን ጉንፋን አንደኛ መከላከያ ዘዴው ንክኪን መቀነስ ነው ከሰዎች ጋር ያለንን ንክኪ። ንክኪ ሊሆን ይችላል የእጅ ለእጅ ንክኪ ሊሆን ይችላል የሌሎች የመሳሰሉትን ንክኪዎች ማስክ በመጠቀም ሊሆን ይችላል። መከላከል እንችላለን ማለት ነው። ከዛ ውጭ ግን በቀላሉ ከአንድ ሰው ወደ ሌላ ሰው ይተላለፋል። ሰዎችን በቀላሉ ከስራ ያስተጓጉላል ስራ እንዳይሄዱ ስራ እንዳይሰሩ። ህፃናት ወደ ትምህርት ቤት እንዳይሄዱ። የሚያደርግ በተለይ ደግሞ ህፃናት ብዙ ጊዜ ሰብሰብ ብለው አንድ ላይ ስለሚውሉ ብዙ ህፃናት ሃያ ሰላሳ አራት ህፃናት አንድ ክላስ ውስጥ ቁጭ ብለው ስለሚውሉ አንዱ ያመጣው ጉንፋን። ለሌላው ለሌሎች ህፃናቶች በቀላሉ ነው የሚተላለፍ እና። ይህንንም ለመከላከል ያው ንጽህናን መጠበቅ አንደኛ ልጆች ሁሌ በሳሙናም እጃቸውን ሰውነታቸውን እግራቸውን መታጠብ አለባቸው። ምግብ ከበሉ በኋላ ከመብላታቸው በፊት መታጠብ አለባቸው። ልብሳቸውም በየሰአቱ መታጠብ አለበት። እና እነዚህን እና የመሳሰሉትን በማድረግ ጉንፋንን ወይም ኮረናን መከላከል እንችላለን ማለት ነው። ስለዚህ በእጅ መጨባበጥ ብዙ በሽታዎች ብዙ ቫይረሶች ባክቴሪያዎች ከአንድ ሰው ወደ ሌላ ሰው እንዳይተላለፉ ያደርጋል ማለት ነው።